እሺ አሪፍ ጥያቄ ነው። እንግዲህ እኔ የምወደው የመጽሐፍ አይነት እንግዲህ በአማርኛ አማርኛ የተተረጎመ ጠብ ታማር የሚል አለ እሱኛው በዴል ካርዴጌ የተጻፈ መጽሐፍ ነው። እና በጣም የምወደው አይነት መጽሐፍ ነው። እና ተመችቶኝ በተለያየ ጊዜ አንብቤዋለሁ ያው አንዴም ሳይሆን ከዛ በላይ ደጋግሜ ለማንበብ ሞክሬያለሁ። እና እሱ የተመቸኝና በጣም እንትን ያለኝ መጽሐፍ ነው የወደድኩት መጽሐፍ ነው። ሌላ የአሁን ሀያልነት የሚል መጽሐፍ አለ። እሱም መጽሐፍ በጣም ተመችቶኛል ወደየዋለሁ ምክንያቱም እንደነዚህ አይነት መጽሐፎች በ በሰው ልጅ ህይወት ላይ ትልቅ ተጽዕኖና ለውጥ የሚያመጡ መጽሐፎች ናቸው ብዬ አምናለሁ። ምክንያቱም ብዙ ሰዓት እነዚህ የስነ ልቦና መጽሐፎች የሰውን ልጅ የሚገዙና ወደ ተሻለ አቅጣጫ የሚመሩ አይነት መጽሐፎች ናቸው። እንግዲህ የሰው ልጅም ካለበት ጭንቀት መገላገል ይችላል። እነዚህን መጽሐፎች በመጠቀም ብዙ ብዙ የተለያየ እውቀትን ማግኘት ይችላል ብዬ አምናለሁና። ያው ከዚያ አኳያ እሱ መጽሐፍ በጣም የተመቸኝ ነው። እና ያው ብዙ ዘውጊ ያላቸው ብዙ አይነት መጽሐፎች አሉ እንግዲህ እንደ አጠቃላይ እና እንግዲህ የስነ ልቦና መጽሐፍ የምንላቸው መጽሐፎች አሉ ሌላኛው ልቦለድ መጽሐፍቶች ይገኙበታል። እንግዲህ የልቦለድ መጽሐፍቶች ያው በምናባዊ ወይም ባልተፈጠረ እውነተኛው አለም ጋሃዱ አለም ጋሃዱ አለም በሌለ ነገር የተፈጠሩ መስለው የሚገኙና ሰው በዛ ሁኔታ እንትን የሚላቸው አይነት መጽሐፍቶች ናቸው። እነዚህ መጽሐፎች ያው እንግዲህ ትልቅ የሆነ የተመስጦና እንግዲህ በፍቅር የመክነፍን ሁኔታ የሚያመጡልን አይነት መጽሐፍቶች ናቸው። እነዚህ ልቦለድ ወይም የእንደዚህ አይነት መጽሐፍቶች ናቸው። በተጨማሪ የተለያየ መጽሐፍቶች እናገኛለን ተረት ተረት መጽሐፍቶች አሉ። ሌላኛው ስለ አለም የሚያጠኑ የጥናት ግኝቶች መጽሐፍቶች አሉ። እነሱም መጽሐፍቶች ስለ አለም የተሻለና ጠለቅ ያለ እውቀት እንዲኖረን ያደርጋሉ። በተጨማሪም ሌላ እንግዲህ የትምህርት መጽሐፍቶች አሉ በአንድም በሌላም መልኩ እነዚህን የትምህርት መጽሐፍቶች እኛ እንጠቀምባቸዋለን እናነባቸዋለን። ምክንያቱም ሳይንሳዊ ይዘት ያላቸውና ያው በትምህርት ካሪኩለም ውስጥ ተቀርጸው የሚገኙ እንግዲህ የሰው ልጅ እነዚህን መጽሐፍቶች ተጠቅሞ ጠለቅ ያለ እውቀት የሚያገኝበት ከዛም ባሻገር በተለያዩ ዘርፎች በተለያዩ መስኮች እውቀትን የሚዳስስበት አልፎም ተርፎም እውቀቱን የሚተገበርበት ሁኔታ አለ ማለት ነው። ስለዚህ ያው እነዚህ መጽሐፍቶች በጣም ጠቃሚና በጣም አስፈላጊ የሆኑ መጽሐፎች ናቸው። ስለዚህ እነዚህን መጽሐፎች ሁሉም ሰው ማንበብ መጠቀም መረዳት አለበት ብዬ አምናለሁ። ምክንያቱም ማንበብ ሙሉ ሰው ያደርጋል ማንበብ እንግዲህ ሙሉ ያልሆነውን ሰው ወይም ጎደለውን ማንነታችን ይሞላል ይሞላል ይሞላልናል። በተጨማሪም ለ

ዜና በመስመር ላይ አዎ እሰማለሁ አነባለሁ። ያው አስፈላጊና ሰበር ዜና በሚሆንበት ሰዓት በሚሄድበት መንገድ ላይ ላነብ እችላለሁ ማለት ነው። ያ ማለት በጣም አስፈላጊነቱ ጎልቶ ከታየኝ። ቦታ ሳልመርጥ ምናልባት እሱንም የማነበው ቴሌግራም ላይ በሚለቀቅ ወይም ሌሎች በስልክ መተግበሪያዎች ላይ በሚላቀቅ በማገኘው ዜና መሰረት። ያው መረጃ አስፈላጊ የኔን ህይወት የሚታደግና የሚያድን አይነት መረጃን ላገኝ ስለምችል በየትኛውም ሁኔታ ላነብ እችላለሁ እሱንም በተመሳሳይ አደርጋለሁ። እንደዝያ አይነት ነገሮችን አደርጋለሁ ማለት ነው።

እንግዲህ ለመተኛት አንድ ትራስን እጠቀማለሁ ምክንያቱም አንድ ትራስ በቂ ስለሚሆን ማለት ነው። እንግዲህ በምንተኛበት ጊዜ እንግዲህ የምንተኛበት ሁኔታ ወይም አትኛኝ አለ እሱ እንግዲህ ጤናችንም ጋር ይወስነዋል። ከተነሳን በኋላ እና በምንተኛበት ጊዜ ያለው የእንቅልፍ ጤናማነት። ትራርስ ይወስነዋል ስለዚህ በጣም ከፍም ማለት የለብንም። ዝቅም ማለት ያለብንም ያው አንድ ትራስ ተጠቅመን እሱም በስርዓት ሀሪፍ ሆኖ ያለን ተራስ እሱን በመጠቀም። መተኛትና መደላደል እንችላለን ብዬ አምናለሁ። ያንንም ማድረግና ማሳካት የሚቻልበት ሁኔታ ክፍትና ቀላል ነው

እንግዲህ ከኢትዮጵያ ውስጥ ብዙ የምወዳቸው ከተሞች አሉ። ግን እሱን ወደ ጎን እንተውና ከአለም እንግዲህ በጣም የምወደውና ለመኖር ምቹ ነው ብዬ የማስበው የ ቶኪዮ ከተማ ነው። ቶኪዮ እንግዲህ ምቹና በጣም ለመኖር ተረጋጋ ቦታ ነው ብዬ አስባለሁ። ካለው የማህበረሰቡ አቀባበል እና ደግሞ ብሎም የማህበረሰቡ እንቅስቃሴ ይሄኛው ሀገር ወይም ከተማ የተሻሌና በሰዎች ተመራጭ ለሰዎች ተስማሚ ሰዎች እንደፈለጉ በፈለጉበት ሰዓት ወጥተው የሚገቡበት እና ለመኖር አሳሳቢ ያልሆነ ነው ቦታ ነው ብዬ አስባለሁ እዛ ከተማ ብኖር እመኛለሁ።

እንግዲህ በብዙ ሰው ህዝብ መካከል መሆን ይመቻል ለሚለው ጥያቄ? አይ እውነቱን ለመናገር ሰዎች መሃል መሰብሰብ ሰዎች መሃል መሆን ምቾት የሚነሳና ለምቾት የማይጋብዝ ነገር ነው። ስለዚህ ምናልባት ብዙ ሰዎች በዚህ ነገሮች ይቸገራሉ ምክንያቱም ያው ከዚህ በፊት በደረሰባቸው በተፈጠረው ነገር ምቾት ይነሳሉ ምቾት አይኖራቸውም። ግን ያው ከሞላ ጎደል በጣም ብዙ ምቾት አይነሳኝም ግን ያው እንደሌላው ቦታ ወይም ብቻ እንደመሆን እና ከትንሽ ሰዎች ጋር እንደመሆን አይሆንም። በብዙ ህዝብ መካከል መሆን ምቾት የሚነሳና አስቸጋሪ ነገር ነው

አሁን እንኳን ቦርሳ አልጠቀምም። ምናልባት ከዚህ በፊት ቦርሳን እጠቀም ነበረ እሱም ጠቆር ያለ የሌዘር አይነት ቦርሳን እወዳለሁ። እጠቀማለሁ ይሄም የተለያዩ ነገሮችን ለማስቀመጥ ያገለግለናል እንግዲህ ፐርሰናል ኮምፒውተርን አክሰስ ለማድረግ እና ከአንድ ቦታ ለአንድ ወደ አንድ ቦታ ለማዘዋወር ለማንቀሳቀስ ይጠቅመናል። ልብሶቻችንንም አሽገን በቦርሳ በኩል መጠቀም እንችላለን። ለእሱኛው ደግሞ የማይካ አይነት የቦርሳ አይነት ምቹና በጣም ቀልጣፋ የሆነ አይነት ቦርሳ አይነት ነው። ስለዚህ እሱ ግን ጠቃሚና ወሳኝ ነገር ነው ብዬ አስባለሁ በዛ መንገድ እጠቀማለሁ